የስራ ቦታዬ በጣም ሴፍ የሚባል ነው እጅግ በጣም ጥሩ ነው ለደህንነቴ በጣም አስተማማኝ ውስጥ ነው ያለው ነው። በየትኛውም ሰዓት ለምሳሌ ኦቨር ታይም የምቆይ ከሆነ ስራ ቦታዬ ብዙ ሰዓት የምቆይ ከሆነ ከሰአት ላፊ የምቆይ ከሆነ ሹፌርና ጥበቃ ተቀጥሮልኝ ነው ቤቴ ድረስ የሚያደርሰኝ። ከዚህ ከዚህ አንፃር ለሌሎች ሪስኮችም በጣም ሩቅ የሆነ ነው እኔን በደንብ ደህንነት የሚጠብቅ አይነት የስራ ቦታ ነው ያለሁት። ከዚህ በተጨማሪ አንዳንዴ ለግለሰባዊ ጉዳይ የሚያስፈልገኝ ነገር ካለ ድርጅቱ ካመነበት እንትን ይለኛል ይሸፍንልኛል ወጪ ከሆነ ይሸፍንልኛል። የተለየ እንክብካቤ የተለየ እንትን ስፖንሰርሺፕነት ከሆነ እንዲሁ ሁሉንም ያደርግልኛል እና በጣም የተሻለ የስራ ድርጅት ነው ያለሁት። በጣም እንደ ረጅም አመት የቆየሁበት የስራ ቦታ ነው። ከዚህ የተነሳ እጅግ በጣም ከረር ባለ ከድርጅቱ ባለቤት ጋር እንቀራረባለን። በርግጥ እኔ ሁለት ሶስት ቦታ ነው የምሰራው የግሌንም እሰራለሁ። የግሌን ሱቅ እና የግል ድርጅት ላይም እሰራለሁ። ሱቁን በሌላ ቤተሰብ ነው የሚሰራው። የኔ ስራ መቆጣጠር ብቻ ነው ሱፐርቫይዝ ማድረግ ብቻ ነው እና ሌላውን ስራ የሚፈጽሙት ግን እህቶቼ ወንድሞቼ ናቸው። የመንግ ያሁን የተቀጠርኩበት ድርጅት ብዙ ሰዓት ማሳለፍበት ድርጅት ነው እጅግ በጣም ወሳኝ የሚባል ጥቅም ያለው ነው። ለኔ የተሻለ አገልግሎት ይሰጠኛል የተሻለ ሽፋን ያደርግልኛል። ከሌሎች በተለየ መልኩ ባይባልም ግን የራሱ የሆነ የራሱ የራሴ የሆነ ደህንነት እንዲሰማኝ የሚያደርግ ነገር ያዘጋጅልኛል።

ማሰላሰል አደርጋለሁኝ አዎ። አንድ ከ አንድ አንድ ነገርን ከመስራቴ በፊት በተለይ አዲስ ነገር ከሆነ አንዴ ሁለቴ ደጋግሜ አስብበታለሁ። ከዛ በኋላ ነው ወደ ውሳኔ የምሄደው። ይሄን አለማድረግ በራሱ የሚያስከፍለው እንትን አለ። መስዋዕትነት በደንብ ያላሰቡበት ነገር መውጫውን ያላዩት ነገር በገቡት ልክ መውጫው ስለሚጣፋብን በደንብ አስቤ ነው አሰላስዬ ይሆናል አይሆንም በምን ቢሆን ያስኬዳል ምን አይነት ፈተናዎች ሊያጋጥሙት ይችላሉ ወደፊት ምን አይነት ውጤት ላገኝ እችላለሁ ከማህበረሰቡ? ለማህበረሰቡ የሚጠቅመው ምንድነው? ለማህበረሰቡ የሚጎዳው ምንድነው? ለኔ ለግሌ የሚጠቅመኝ ምንድነው? ከምኖረው አኗኗሬ፤ ከማህበራዊ ህይወቴ ጋር ይጣላል ወይ? ካደግኩበት ባህል ትውፊት ጋር ይጣላል ወይ? እንደዚህ እንደዚህ አይነት ነገሮችን በደንብ አስቤ በተለይ አዲስ ነገር ከሆነ ከመቀበሌ በፊት ይሄንን ሁሉ አስቤ ነው የምገባው። እና እንደዚህ መሆኔ ደግሞ በጣም ጠቅሞኛል ብዬ አስባለሁኝ። ችግሮችን ከመፈጠራቸው በፊት መጀመሪያ እተነብያቸዋለሁ። አሁን የተተነበየ ትንቢት ለምሳሌ አንድ ነጋዴ እከስራለሁን ሳያስብ ዝም ብሎ ቢገባ እና ቢከስር እጅግ በጣም ሊጎዳ ይችላል። አስቦበት ግን ንግድ ነውና ልከስርም ላተርፍም እችላለሁ ብሎ ከገባ፤ ያወቀው ነው መጀመሪያ የገመተው ነገር ነው። ስለዚህ ልከስር ልከስር እችላለሁ ብሎ መውጫ መንገዱን አስተካክሎ ነው በቃ፤ ብከስርም ይሄን እንደዚህ ነው እንደዚህ ነው ብሎ ህሊናውን አምኖበት ህሊናውን አሳምኖት የሚቀጥለው ነገር ስለሆነ ያሰቡበት ነገር ኋላ ለሚመጣው ውጤት ተጠብቅ የተጠበቀ አይነት ውጤት ስለሚመጣ ብዙም አለመደናገጥ ይፈጠራል። አለመረበሽ ይፈጠራል። ከዚህ ከዚህ አንፃር ማሰላሰል ማድረግ ግዴታ ነው ማንኛውም ሰው ወደ አንድ ነገር ወደ አንድ ውሳኔ ከመግባቱ በፊት ለምሳሌ ትዳር መመስረት የሚፈልግ ሰው መጀመሪያ ማወቅ ያለበት ነገር አለ። ግዴታ ከትዳር ትዳርን ገብቼ እማራዋለሁ ማለት የለበትም። ትዳር ይዘው ትዳር ከሚመሩ ሰዎች፤ ረጅም ልምድ ካላቸው፤ በብዙ ፈተናዎች መካከል ካለፉ ሰዎች መማር የነሱን ህይወት እንደተሞክሮ መውሰድ። ከዛ ደግሞ አዎ እንደዚህም ሊመጣ ይችላል ይሄ ሊመጣ ይችላል ይሄ ቢመጣ በዚህ እፈታዋለሁ ብሎ ማሰብ፤ በጣም በኋላ የሚፈጠረውን ነገር ቶሎ መፍትሄ ለመፍጠር ለራሱ ይሆናል። ለምሳሌ ግጭት ቢፈጠር የጠበቀው አይነት ግጭት ስለሚሆን ቶሎ እንትን ማለት ይችላል መመለስ ይችላል። ማከም የተሰነጠቀውን ነገር ቶሎ መግጠም የተፈጠረውን ክፍተት ቶሎ መሞላት ይችላል። ስለዚህ አንድ ሰው አሰላስሎ አስቦ መግባት ያለበት ቦታ ላይ ሁሉን መግባት አለበት እንደዛ ካልሆነ በኋላ የሚመጣው ነገር እጅግ በጣም አስከፊና አሳዛኝ እየሆነ ይመጣል። ለምሳሌ ሌላ ተጨማሪ አንድ ምሳሌ ብንጨምር አንድ ኮንትራክተር ኮንስትራክሽን በጨረታ ሲወስድ፤ ሁሉንም ነገር አስቦ ነው የሚመጣው የሚገባው። ለምሳሌ እሱ በተጫረተበት ጊዜ የሲሚንቶና የብረት ሌሎችም የተሽከርካሪ አገልግሎቶች በጣም የቀነሱ ሊሆኑ ይችላሉ። ስለዚህ ያ ኮንትራክተር ማሰብ ያለበት ለምሳሌ የዶላር ዋጋ ቢጨምር ወይም የነዳጅ ዋጋ ቢጨምር ምን ሊፈጠር ይችላል? ስለዚህ ምን ምን ማድረግ አለብኝ ብሎ ያስባል እንደዚህ ቢፈጠር አሎዋንስ ይጠይቃል አሊያም ደግሞ ቢቀንስ እሱ በነበረበት ጊዜ የዋጋ እንትኑ ከፍ ብሎ በኋላ እሱ ስራ ሲጀምር ቢቀንስ ውጤታማ ይሆናል። ከተባባለው ድርጅት ጋር በዚህን ያክል ነው የሚያዋጣኝ ብሎም የመቀነስ ፍላጎት ሊያሳይ ስለሚችል፤ እያንዳንዱ ሰው የሚጀምረውን ነገር አስቦ አሰላስሎ ከአንዴም ሁለቴ 'አንዴ ለመቁረጥ አስር ጊዜ ለካ' የሚባል በአካባቢያችን ባህል አለ እና እንደዚህ ቢሆን የተሻለ ነው ብዬ አስባለሁኝ።

በየትኛው እጅህ ትጽፋለህ? እኔ የምጽፈው በቀኝ እጄ ነው የምጽፈው። ልጅ እያለሁ በሁለቱም እኩል ነበር የምጽፈው በግራዬም በቀኝም። ግን ከሆነ ጊዜ በኋላ ግራ ቀኜ በጣም ፈጣን እየሆነ መጣ ግራዬን እየረሳሁት መጣሁ። ቢሆንም ግን አሁንም በግራዬ መጽሐፍ አያቅተኝም። አንዳንዴ ሰዎች እንትን ይሉብኝ ነበረ ሙድ ይዙብኝ ነበረ ይሳሳቁብኝ ነበረ። አንድ እጄ ቢቆረጥ በአንድ እጄ እጽፋለሁ ብለህ ነው እንደዚህ የምታደርግ ምናምን ይሉ ነበረ። እና በሁለቱም እጄ የምጽፍ አይነት ነበርኩኝ ያው የዛሬውን አያድርገው።

ከደንበኞች ጋር ትገናኛለህ አዎ ከደንበኛ ጋር ሳይገናኙ ስራ ይሰራል ማለት አይቻልም በየትኛውም ቦታ ከደንበኞች ጋር መገናኘት ግዴታ ነው። እቤት ቁጭ ብሎ የሚውል ሰው ካልሆነ በቀር ደንበኛ ጋር ስራ የሚሰራ ሰው ደንበኛ ጋር ይገናኛል። ቢሮም ቢሄድ የሰው ጉዳይ ነው የሚፈጽመው የሰው ጉዳይ ነው የሚያስፈጽመው። በዚህ በዚህ መካከል ፈጻሚና አስፈጻሚ ስለሚገናኙ እነዚህ ደግሞ የደንበኛና የተጠቃሚ የደንበኛና የአቅራቢ እንትን ነው ያላቸው ግንኙነት ነው ያላቸው። ሱቅ እና ሌሎች አገልግሎት የሚሰጡ ሰዎች ገዢና ሻጭ ደንበኛና አቅራቢ ናቸው። ስለዚህ የትኛውም ቦታ ላይ የትኛውም ድርጅት ላይ የትኛውም የመንግስት መስሪያ ቤት የትኛውም ሁኔታ ላይ ደንበኛ አለ መገናኘት ግድ ነው። በዚህ መካከል በጣም የደንበኛንና የደንበኛን ግንኙነት የሚያጠነክሩ ነገሮች በተለይ ጥሩ የሆነ ፀባይ በጣም ሰብአዊነትን እየተላበሰ ለምሳሌ አንድ ሰው። የሁለት መቶ ሺህ ብር እቃ ገዝቶ በስህተት ሶስት መቶ ሺህ ብር ቢያስተላልፍ ወይም ደግሞ ሁለት መቶ ሃምሳ ሺህ ብር ቢያስተላልፍ ይሄን ያክል ብር ነው አስተላልፈሃል ብሎ እነዚህን ባንክ ማድረግ ወደኋላ ለሰውየው መመለስ። ጥሩ እቃዎችን በትክክለኛ ዋጋው እጅግ በጣም ባልተጋነነ ሰዎችም ደግሞ ይሄ ሳይረባ ካም ይሆን ነው እንደዚህ አድርገው ብለው እስኪጠረጥሩ ድረስ ደግሞ ባልወረደ ዋጋ አስንትም ብሎ። መስራት የደንበኛ የደንበኛ መያዣ መንገዶች ነው። ሌሎቹ ደግሞ አስቸኳይ ጉዳይ አስቸኳይ ጊዜ አስቸኳይ ሁኔታዎች ላይ ለምሳሌ ክሬዲት ብድር መስጠት ብር ሰጥቶ ሰውየው ሰርቶ እስኪመልስ ድረስ መጠበቅ። በሰአቱ ለሚፈልጉት ሰዎች እቃዎችን ማድረስ። ታማኝነት የሚባለው ነገር ደንበኝነትን በደንብ አጠንክረው ይይዛሉ እና በደንብ በደንበኝነት መካከል ውስጥ ውጤታማ ያደርጋሉ ብዬ ከማስባቸው ነገሮች አንዱ ነው። ማንም ይሁን ፊት አለመስጠት በጣም እጅግ በጣም ብዙ የሚገዛን ሰው እና ጥቂት የሚገዛን ሰው ብዙ ጊዜ አገልግሎት የሚሰጠን ሰው እና ጥቂት ጊዜ አገልግሎት የሚሰጠን ሰው ብዙ በጣም ሀብታም የሆነ ሰው እና ደሃ የሆነ ሰው። ትልቅና ትንሽ ረጅም እና አጭር በተመሳሳይ አገልግሎት መስጠት በተለይ ደግሞ አረጋውያን ለምሳሌ ሰልፍ ወረፋ ምናምን ያለበት ድንችት የሚሰራ ሰው አረጋውያን በሚመጡ ጊዜ ለአረጋውያን ለነፍሰ ጡሮች ለህፃናት ቅድሚያ መስጠት የሚቻልበት ሁኔታ ቢኖር የደንብኝነትን አገልግሎት በጣም ለስላሳና እጅግ እንትን ያደርገዋል። ተወዳጅ ያደርገዋል። ከእነዚህ ከእነዚህ ከእነዚህ አንፃር እነዚህ እነዚህን ያሟላ ደንበኝነት ሁሌም በሚደረገው ግንኙነት መካከል ጥሩ የሆነ የህይወት ተሞክሮ ይሆናል።

ስንት? ኢሜል ትልካለህ እንደ አስፈላጊነቱ ነው አስር አስራ አንድ መላክ ካስፈለገ አስር አስራ አንድ ኢሜል ልልክ እችላለሁ። ምንም መላክ ካላስፈለገና በቀ በዛ ቀን ውስጥ በምልክበት ቀን በቀን በምልክበት ቀን ውስጥ ምንም ኢሜል ምላሽ የማይጠይቁ ነገሮች ካልተፈጠሩ ደግሞ ኢሜል አልክም አስፈላጊ እንደ አስፈላጊነቱ ነው የሚወሰነው። አንዳንዴ እጅግ በጣም ለብዙ ሳምንታት ኢሜል ላልላላክ እችላለሁ አንዳንዴ ደግሞ በቀን በጣም ብዙ ኢሜል ልክ እችላለሁ ይሄ የሚሆነው። እንደ አገልግሎት ስለሆነ የሚወሰነው በዛ ነው ኢሜል ከሌሎች የሶሻል ሚዲያ ፕላትፎርሞች በተሻለ ትረስትድ ነው እና አገልግሎቱ ደግሞ የተሻለ ነው በሚባል ደረጃ ነው። እንደሌሎቹ ሌላ ሌላ ለምሳሌ ማህበራዊ መልእክት ማስተላለፊያ ብዙ ሰዎች በአንድ ላይ ሊያዩት የሚችሉ እንደ ቴሌግራም ግሩፕ እንደ ፌስቡክ እንደዚህ እንደዚህ አይነት ነገሮች። ማህበራዊ የሆኑ መረጃዎች የማይመጡበት ስለሆነ ግዴታ ከአንድ ሰው ሚመጣል የሚደርስን ኢሜል መልእክት ብቻ ማያ ስለሆነ የተሻለ አሰልቺ ያልሆነ ፕላትፎርም ነው። ከዚህ የተነሳ ኢሜልን በጣም እወደዋለሁ ቢያንስ በቀን አንዴ ከፍቼ አያለሁ ኢሜል። የተመለሱልኝ ጉዳዮች አሉ የሉም የላክኋቸው ጉዳዮች ምን ላይ ደርሰዋል የሚሉ ነገሮችን ለማየት። በቀን አንዴ ሁለቴ ሶስቴም ላይ እችላለሁ።

የምትወደው እንስሳ የምወዳቸው እንስሳዎች በተለይ የቤት እንስሳ ከሆኑት ውስጥ በትክክል ነው የማልወደው የለም ማለት ይቻላል። በግን የመሰለ ፍየልን የመሰለ ላምን ፈረስን የመሰለ በጣም ምወዳቸው አብሬአቸው ያደኩዋቸው ናቸው። እኔ ራሴን የማውቀው ትዝ የሚለኝ ከየት ጀምሮ ነው ቢባል በእንደዚህ እንስሳትን መንከባከብ ከወጣሁበት ጊዜ ጀመሮ ነው በተለይ ከብቶች መጫት የሚባሉት ወይም ደግሞ የወለዱ ከብቶች በጣም አድርጌ ነው የምወዳቸው ምክንያቱም እነሱ የወለዱ ማለት እኔ ከዛ በኋላ በቃ የወተት ዋናው ተመጋቢ ነኝ የትኛውም የወተት አይነት አያልፈኝም ወተቱም እንደታለበ ተፈልቶም ቢሆን እርጎውም ቢሆን አይቡም ቢሆን ቅቤውም ቢሆን በቃ የነሱ ውጤት የሆነ ሁሉ አዳኝ ስለሆንኩኝ ከድመቶች ትንሽ ነው እንትን የምለው እና በጣም እወዳለሁኝ ፋረሶቹ በተለይ ለግልቢያ ፈረስ ጉክስ የሚባል ባህላዊ ጨዋታ አለና በንግስ ጊዜና በአመት አንዴ ደግሞ አሁን እንደ ባህል እየተከበረበት ያለበት አካባቢ አለ ለዚህ ለዚህን ጊዜ እጅግ በጣም እንትን ይሉናል ማለት ደስ የሚል ስሜት ይፈጥራሉ በራሳቸውም ይላሉ የሚያሳዩት የሆነ ጭፈራ ነገር አለ ደግሞ እንትን ይላል ጌታቸውን በደንብ ነው የሚለዩት በደንብ ሚንከባከባቸው የሚጠብቃቸውን ሰው በደንብ ነው የሚለዩት ሌላ ደግሞ የምወደው እንስሳ ላም እና በሬ በሬ በተለይ በኮርማነት ጊዜው በቃ በሬን ከበሬ እያጋጠሙ በሬ ከበሬ እያዋጉ መዝናናት የእለት ከእለት ስራችን ነበረ በተለይ ትላልቅ በጣም ትላልቅ በሬዎች እርስ በእርስ ሲገጥሙ ለረጅም ሰዓት ነው እንትን ሲላፉ የሚቆዩት ለረጅም ሰዓት እና የኛ ስራ ሌሎችን ሁሉ ረስተን እነሱ የትኛው ያሸንፋል የትኛው አያሸንፍም የትኛው ገፋ የሚለውን ስናይ ነው የምንውለው በጎቹ በተለይ ደጋማ አካባቢ ከመሆኑ የተነሳ ያለንበት በግ በደንብ ነው የሚረባው ትላልቅ በጎች ነው በሶስት ወር በአራት ወር የሚደርሱት እና ዝናብ አይፈሩም ፀሀይ አይፈሩም በየትኛውም ሁኔታ የሚኖሩ ናቸው ለመጠበቅ ለመንከባከብ አያስቸግሩም የሆነ ሳር ቦታ ላይ ብናስቀምጣቸው እዛ ሙሉ ቀን ይውላሉ ከጠገቡ ይተኛሉ ልጅ ያላቸው ልጃቸው ወዳለበት ቦታ ቤት ከሆነ ወደ ቤት ይሄዳሉ እንጂ ከዚህ እንትን ባለ ከፍ ባለ አስቸጋሪ ነገሮች አይደሉም የበጎቹ እንክብካቤ እኛ እንደፈለግን ሜዳ ለሜዳ እየቦረቅን እንድንጫወት ፍሪ ሰዓት ይኖረናል በጣም አስቸጋሪዋ ፍጥረት ፍየል ነች ፍየል በተቀመጠችው አትገኝም ለምሳሌ ጫካ ውስጥ አብዛኛው ጊዜ ቅጠላ ቅጠል ስለሆነ የሚመበሉት ጫካ ውስጥ ነው የምናውላቸው እና አንድ ጫካ ውስጥ አስቀምጠናቸው ቁጭ ስንል በአሥራ አምስት ደቂቃ ውስጥ ፍየሎች አጠገባችን ላይ የሉም ከዚህ የተነሳ ሙሉ ጫካውን ሾህ እየወጋን ስንፈልግ ስንደክም ነው ምን ውለው

ያትክልት ስራህን ያትክልት መንከባከብ አትክልት ትንከባከባለህ ብዬ ኮንቴክስቹዋል ትርጉም ሰጥቼ ለማብራራት እሞክራለሁ አትክልትም መንከባከብ በጣም ጥሩ ነገር ነው። ህይወትን መንከባከብ ነው። የአካባቢን ስነ ስነ ተፈጥሮ ከሚጠብቁት አንዱ የአለም መዛባትን ከሚጠብቁት አንዱ እጽዋት ናቸው። የእጽዋት መኖር የአየር ብክለት እንዳይኖር በተለይ ከኢንዱስትሪዎች እና ከሌሎችም ቦታዎች በሚወጣ ጋዝ የጭስ ምክንያት የአየር ንብረት እንዳይኖር የካርበንዶክሳይድ ብዛት እንዳይኖር። ስለሚያደርጉ ከዛ በተጨማሪ ደግሞ ቀዝቃዛ አየርን ማግኘት የሚፈልግ ሰው ከጥላቻው ማድረግ የሚፈልግ ሰው አትክልትን መንከባከብ አትክልትን መስራት ግዴታው ነው። ሌላው በሌላ በኩል ደግሞ የአትክልት ስርዓት አደረገልህ የሚለውን ሀሳብ በማለት የአትክልትና ፍራፍሬ ጁስ ቤት እንደዚህ እንደዚህ አይነት ነገሮች ከሆኑ በዚህ ጉዳይ ይሄንን አላደርግም

በስራ ጊዜ አዎ እረፍት አደርጋለሁ እረፍት ማድረግ ግዴታ ነገር ነው ብዬ አምናለሁኝ። እረፍት ያላደረገ ሰው ሁሌም ድካም ነው በደክመህ ህሊና በሰለች ልቡና ስራን መስራት ስራውን ውጤት የሚያደርገው መስሎ አይታየኝም። ለሁሉም ጊዜ አለው እንዳለ ጠቢቡ ሰለሞን ለመስራትም ጊዜ አለው ከስራ ለማረፍም ጊዜ አለው ለመልቀምም ጊዜ አለው የለቀሙትን ለመመተንም ጊዜ አለው፣ ለመተኛት ጊዜ አለው፣ ለመነሳትም ጊዜ አለው፣ ለመሞት ጊዜ አለው፣ ከሞት ለመነሳት ለትንሳኤም ጊዜ አለው፣ ለመድከም ጊዜ አለው፣ ለመበርታትም ጊዜ አለው እንዳለው በስራ ጊዜ የመስሪያ ጊዜ አለ፣ የእረፍት ጊዜ አለ አንድ ሰው ሙሉ ሃያ አራት ሰዓት የሰራ ቢባል ወይንም በስራው ሰዓት ውስጥ ነው ምሳሌ የስምንት ሰዓት ሰራተኛ ሰው ስምንቱን ሰዓት ቁጭ በል ቢባል በጣም በእርግጠኝነት ተጓዳኝ በሽታዎች ሁሉ ሊይዘው ይችላሉ። ከወጋው ጋር በተያያዘ ቁጭ ብሎ የሚሰራ ከሆነ ቆሞ እንደ ጽፌት ማሽኖች እንደ ካውያ ማሽኖች ላይ የሚሰራ ከሆነ ደግሞ የኩላሊት እና የእግር ማመጥ ሊያጋጥመው ይችላል። ሌላም በጣም ሞቃት ቦታዎች ላይ ለምሳሌ እንደ ብረት ማቅለጫ ቦታዎች ላይ የሚሰራ አይነት ሰው ከሆነ በእውነቱ እጅግ በጣም ስለሚጎዳ የግዴታ እረፍት ማድረግ አለበት እና እረፍት ማድረግ ስራን ውጤታማ ያደርገዋል እንጂ ስራን አይጎዳውም ብለው ከሚያስቡት ውስጥ እኔ አንዱ ነኝ። እጅግ በጣም በዚህ ደግሞ እርግጠኛ ነኝ አንድ ሰው እየተሰላቸ የሚሰራው ስራ የበለጠ እየደከመ እየሰነፈ በቃ እየተጎዳ ነው ስራው እየተጎዳ እየተጉዳ እየተጉዳ ነው የሚሄደው በስራው ውጤታማ አይሆንም ያ ሰው የሚሰራው ሰው ስለዚህ ስራ እረፍት ግዴታ ነው እኔ እኔ በርግጥ በእውነቱ ነገር የእረፍት ሰዓት ብዬ ፊክስድ ያደረጉት አስሬ ያስቀመጥኩት የለኝም። ስራ እገባለሁ ስራዬን እሰራለሁ ሲደግመኝ አርፋለሁ እንጂ በዚህ ሰዓት ትገባለህ በዚህ ሰዓት ትወጣለህ ስለማንባብ ስለማንባት እረፍት ማድረገውን ጊዜ ወስኜ ያስቀመጥኩት አይደለም።

እጅ መጨባበጥ የሀገራችን ሰላምታ ሲስተም ነው። እና በእውነቱ ነገር አንዳንዴ ሰው በሩቅ እንትን ብሎ ከሄደ ሰላም ማለት እያለበት ሰላም ሳይል ከሄደ ወይም ደግሞ እንዲሁ ዝም ብሎ በ በጥላቻ አይን አይቶ ከሄደ ደስ አይልም ሰው ዝቅ ብሎ እጅ ተጨባብጥ ሰላም ብሎ የምሄድበት ማህበረሰብ ነው። ተወልደን ያደግነው እና ከዚህ አንፃር እጅ መጨባበጥን እንደ ኖርማል ባህል እንዲሁም አለመጨባበጥን የሆነ እንደ ጥላቻ ምን ሆኖ ነው ይሄ ሰውዬ ተብቶ ነው እንዴ እንደዚህ ሆኖ የሄደው እስከመባል ሁሉ የሚያደርስ እንትን ነው ያለ እኛ ጋር ኖርም ባህል ነው ያለው እና። እጅን መጨባበጥ እኔ በጣም ደስ ይለኛል እንደውም ሰው እጅን ጨብጦ አቅፎ ሰላም ሲለኝ የተለየ ትኩረት እሰጠዋለሁ። ሰው በቀረበው ልክ ነው። እና እኔም እንደዛው እጄን ጨብጦ ሰላም ብሎኝ አሻሽቶ ምናምን የሄድ አይነት ሰው ከሆነ ደስ እያለን እንትን እንላለን።

ትራስ የምጠቀመው ቢበዛ አንድ ወይም ሁለት ነው ብዙም ትራስ ተጠቃሚ አይደለሁም። ትራስ የ ሶፋ ትራሶች ከሆኑ ወንበር ላይ ቁጭ ሲቀመጡ መደገፊያ ትራሶች ከሆኑ ሶስት አራት ምን ልጠቀም እችላለሁ? ቁጭ በምልበት ጊዜ ስተኛ ግን እኔ ምንም አይነት ራስ የመጠቀም እንትን የለኝም ልምድ የለኝም። እንደውም አንገቴን ሁሉ ሊያመኝ ይችላል ትራስ መጠቀም ፈጽሞ ከማይወዱ ሰዎች ወገን ነኝ። ትራስ በሀገራችን ምን አይነት ትራስ እንደሚሰራ በዛው ላጫውታችሁ። እና ቆዳ አለ አይደል የከብት ቆዳ የከብት ቆዳ ይፋቅና በእንግሊዘኛው ታኒንግ የሚባለው በጣም ይለሰልሳል። ከለሰለሰ በኋላ ሌላ ደግሞ ቆዳው ተሰንጥቆ በቀጭን ተሰንጥቆ ለመስፊያነት እንዲያገለግል ተደርጎ። ቆዳው ግማሹ ፓርት ግማሹ ክፍል ይሰፋና ትንሽዬ የገለባ የትኛውም አይነት ገለባ የስንዴ ገለባ ሊሆን ይችላል የሩዝ ገለባ ሊሆን ይችላል የቡናም ገለባ ሊሆን ይችላል። ይገባበታል ውስጡ ላይ ይሄ ከገባበት በኋላ ይሰፋና እንደ ትራስ ያገለግላል። ሌላም ደግሞ ሰው ማለት ባለው ነው ይባላል ሰው ባለው ይሸናል ይባላል። እና ጨርቃ ጨርቅ ደግሞ መጀመሪያ የትራስ መስሪያ ጨርቁ ይሰፋል። ከዚያ የቆዬ ጨርቅ ቁርጥራጮች ጥቃቅን ጨርቆች ውስጡ ላይ ይደረጉበታል እንደዚህ ተደረጎ ሰው ይጠቀመዋል። እነዚህ እንደ እንደ ልምድ ነው እንጂ የሆነቱ ነገር አንገት በቃ የመስበር እንትናቸው በጣም ከባድ ነው። ግን ያው ሰው እንደ ልምዱ ስለሆነ ይጠቀማል

በአደባባይ መናገር አሁን እየተለማመድኩት ያለው አንደኛው ክፍል ላይ አይ መረጃ ከመስጠት በተጨማሪ በአደባባይ የመናገርን ስኪል ነው እያዳበርኩ ያለሁት እና ያን ያክል በአደባባይ ተናጋሪ አይደለሁም በእውነቱ እስካሁን በነበረኝ ጊዜ በጣም የሰው ፊት የምፈራ አይነት ሰው ነኝ እና እነዚህ ነገሮች ደግሞ እጅግ በጣም ጎድተውኛል። እንዴት እንዴት መግለጽ እንደምችል አላውቅም። አደባባይ መናገር አንድ አዲስ ስጦታም ሊሆን ይችላል አዎ በርግጥ ስጦታ ነው። ግን በልምድ ይመጣል አንዳንዶቹ የሰው ፊት ቀና ብለው አያዩ የነበሩ ሰዎች አደባባይ እጅግ በጣም አደባባይ ተናጋሪዎች ሆነው ሳይ እኔ እቀናለሁኝ። ምክንያቱም ይሄ የልምድ ውጤት ነውና። ብዙዎቹ አሁን ብዙዎች ንግግሮች አደባባይ የሚጠይቁ ናቸው ግዴታ ቤት ለቤት የባልና ሚስት ወሬ የእህትና የወንድም ወሬ ሆኖ መቅረት ብቻ ስለሌለበት አደባባይ መናገር። በተለይ እውቀት ያለው ሰው አደባባይ መናገር መልመድ አለበት። በጣም ታላላቅ ምሁራን ማንበብ መጻፍ የፈለጉትን ነገር መተንተን እየቻሉ አደባባይ ላይ ሲሆኑ ግን በጣም ቻሌንጅ ይሆንባቸዋል። ከዚህ አንፃር አደባባይ መናገር የሚለመድ ነገር ነው። እኔ በእውነቱ እየተለማመድኩት ያለሁት ነገር ነው። እንግዲህ እግዚአብሔር ቢረዳኝ የሰው ፊት እንትን የማይለኝ አይነት ሰው ስለመሆን

በዶቄ መፍጨት ታውቃለህ ዶቄ ምንድነው? መጀመሪያ አንድን ነገር ለመመለስ ወይም ለመመለስ ከመዘጋጀት በፊት ጥያቄውም መረዳት አለብኝ። እና ብዙዎችን በጣም አልገባኝ ሲሉ አማርኛዎችን እኔ እያስተካከልኩ የመለስኳቸው አሉ። እና ይሄ ለኤአይ ለጥሩ ግብአት ይሆናል ብዬ አስቤ ነው። ግን ዶቅ የሚለው ሜይቢ አማርኛ ሶስት ወገን ሊኖር ይችላል። የኛ አካባቢ የኛ የምንኖርበት አካባቢ አማርኛ። ስላልሆነ በትክክል እችላለሁ አውቃለሁ አላውቅም ብዬ መመለስ አልችልም።

የምወደው ባህላዊ የሚባል ምግብ በሌሎች አከባቢዎች አነባብሮ ተብሎ ይታወቃል። በእኛ አካባቢ ደግሞ አነባበሩ በሁለት አራት እንጀራ ሁለቱን ወደፊት ወደታች ደፍቶ ሁለቱን ወደላይ አቃንቶ መሃሉ ላይ እንትን የቅቤ ሊቀባበት ይችላል ቅቤ በበርበሬ ታሽቶ ሊቀባበት ይችላል አይብ በቅቤ ታሽቶ በጨው በበርበሬ ታሽቶ ሊቀባበት ይችላል ሌላ ደግሞ ክክ በጥሩ ሁኔታ ተሰርቶ ሊቀባበት ይችላል እና ይሄ ምግብ በጣም ምወደው ነው። ሌላ ደግሞ ወደ ለስራ በነበርኩበት ጊዜ ቆጮ የሚባለውን ከእንስሳትም ከወባም የሚሰራውን የጉራጌ ባህላዊ ምግብ በጣም እዛ አካባቢ ስጋና ይሄኛው ምግብ ይሄ ቆጮ የሚባለው በጣም የተለመደ ነው እና ዶሮ በቆጮ እጅግ በጣም ሁሌም የምናፍቀው ምግብ ነው። ሁሌም አመት በዓል በመጣ መስቀል በመጣ ቁጥር ትዝ የሚለኝ እዚያ የነበርኩበት ጊዜ ነው። ባህላዊ ምግቤ ይሄን ባህላዊ ምግቤ እንደየአካባቢው አለ። ለምሳሌ ሀዋሳ ዙሪያ በጣም ከብዙ አይነት ስሮች ፍራፍሬዎች አትክልቶች የሚዘጋጅ ምግብ አለ። እና በእውነት እሱ ትክክለኛ ስሙ ለራሱ ምን እንደሆነ አናውቅም። ግን በቃ በጣም ሎካል የሆኑ ሰዎች ናቸው የሚሸጡት በርካሽ ዋጋ ነው። ጤነኛ የሆነ ነገር ነው። እና ባህላዊ ምግብ እንደ አከባቢው ነው የሆነ ጊዜ ወደ ትግራይ አከባቢ አቅድቼ ያገኘሁት አንድ ባህላዊ ምግብ አለና የጠላ ዘር ነው። ግን በሶ ነው የሚመስለው የሚገርመው እንደ እንደዚህ አይነት የተለያዩ አካባቢዎች የተለያዩ የምግብ አይነቶችን የተለያዩ እንትኖች አግኝቻለሁ። ከዛ በጣም የወደድኩት ያው በአካባቢዬ ያለውን ባህላዊ ምግብ አነባበሩ የሚባለውን እና ወደ ትግ እንትን ወደ ደቡብ ወርጄ ያገኘሁትን ባህላዊ ምግብ ያን ቆጮ የሚባለውን እጅግ አድርጌ እወዳለሁ። ሰው እኔ እንትን ምንድነው? ደግሞ የሚባለው አለ ወደ ጭቆ ኦሮምያ ክልል በሶ ሆኖ ቅቤ ያለው ብዙ ነገሮች ያሉት ዩኒቨርሲቲ በነበረኝ ጊዜ ተማሪዎች ይዘውልኝ እንደሚመጡ ከምጠብቅ ከምፈልጋቸው ነገሮች አንዱ ይሄ ጭኮ የሚባለውን ነው በጣም ነው የምወደው። ብዙ ጊዜ መቆየት እድል ይኖረዋል አይኖረውም እርግጠኛ አይደለሁም። ግን እኔ እንደመጣ በመጣበት ሳምንት አካባቢ ስለምጨረሰው የምወደው አይነት ምግብ ነበረ። ሌሎችም አሉ። እንትን ሰው በጣም እየለመዳቸው ሌሎችም የባህላዊ ምግቦች አሉ። እኔ ከምወዳቸው ውስጥ በጥቂቶቹ እነዚህ ሁለት አንድ ሁለት ሶስት ተብሎ የሚዘረዘሩት እነዚህ ናቸው።

ጭንቀት ሲሰማኝ የተለያዩ መፍትሄዎችን እወስዳለሁ የመፍትሄ አማራጮችን እወስዳለሁ። የመጀመሪያው አማራጭ የመጀመሪያው ጉዳይ የጭንቀት የምንጭ ምንድነው ነው? የጭንቀቱን ምንጭ ማድረቅ ሌላውን ነገር ሁሉ እንድቋቋመው ያደርገኛል። ጭንቀቱ ድጋሚ ተመልሶ እንዳይመጣ ይሆናል መፍትሄ ምን ልፈልግ? ይረዳኛል። ከዚህ አንፃር የመጀመሪያው ስራዬና የመጀመሪያ የማደርገው ነገር። የጭንቀት የምንጭ ማወቅ ነው የጥንቃቴን ምንጭ ካወቅኩኝ መፍትሄ በፈለግ እጀምራለሁ። መፍትሄ መፈለግ እጀምራለሁ የመጀመሪያው መፍትሄ የሚሆነው። ህሊናዬን ባለውበት እንትን ባለውበት ስሜት ሆኜ ራሴን ለማረጋጋት። በቃ ይሄ ነገር ቀልዳ እንደሆነ ወይም ደግሞ ተፈጥሮአዊ ግዴታ እንደሆነ። ወይም ደግሞ ከዚህ በላይ ምንም መፍትሄ ማድረግ የማልችለው ነገር እንደሆነ። ራሴን አሳምነውና ከጭንቀቱ እንዲወጣ አደርገዋለሁ። ከዛ ቀጥሎ እንደው ዝም ብሎ ምኑንም አላውቀው። መንፈሳዊ የውስጥ መረበሽ የውስጥ መታወክ ከሆነ። ላያደርግ የምችለው ቤተክርስቲያን ዙሪያ አዘወትራለሁ። ቤተክርስቲያን ሄጄ ብዙ ሰዓት ቁጭ ብዬ ፀና ፅሉ ምንድነው? ከሻሻቴው ከቤተክርስቲያኑ ላይ የሚጠለጠሉት የህፃናትን ሞትን የሚያስታውሱት ሽዋሽዋት ሲንሽዋሹ ልሰማ እችላለሁ። ንፋስ ቀስ ብሎ ሲነፍስ እያዳመጡ ከራሴን በዛ ውስጥ ላጽናና እችላለሁ። ከዚያ አክፍ ሲል የነፍስ አባት ወይም የንስሃ አባት የሚባል አለ እንደ ኦርቶዶክስነቴ። አ ሂጃ አክራለሁ ወይ በእውነቱ ነገር። እኔ በጣም ፕሮፌሽናል ሳይካትሪስት የሰነልቡን ባለሙያዎች የማይፈቱትን ነገር እነሱ በቀላሉ ይፈቱታል እጅግ በቀላሉ ማለት ነው። የሚሄዱበት መንገድ መፍትሄ ለማምጣት የሚሄዱት። መንገድ እና ሌሎችም እጅግ በጣም ቅርብ የመፍትሄ አማራጮችን። ያመጣሉ ባላየንበት መንገድ ለእንድናየው ያደርጉናል። ከዚህ ከዚህ አንፃር ምን የምጠቀማቸው የመፍትሄ አማራጮች? ባለውበት መረጋጋት ቀጥሎ ደግሞ ወደ ንስሃ አባት መሆድ ነው